ኢሜል ትጠቀማለህ? አዎ ኢሜል እጠቀማለሁ ኢሜል ማለት በዚን ሰዓት መልእክት እንደ መልእክት መተለያየፊያነት ከሚያገለግሉ በጣም በርካታ መንገድ ውስጥ መካከል ቅድሚያ የሚጠቀስ ሲሆን በዚህ ሰዓት ከመልእክት መተላለፋያነት በዘለለ ደግሞ በተለያዩ ድህረ ገጾች ላይ አካውንት ለመፍጠር ለቢዝነስ እና ለተለያዩን ነገሮች ኢሜል ይጠቅመዋል ማለት ነው። ስለዚህ በዚህ ጊዜ ኢሜል አለመጠቀም ደግሞ ትንሽ ከባድ ሊሆን ስል ሊሚችል ሁሉም ሰው ኢሜል ይጠቀማል እና እኔም በግሌ አዎ ኢሜል እጠቀማለው።

ስንት? ኢሜል ትልካለህ እኔ በርግጥ ኢሜል አልክም ግን በጣም በጣም በርካታ የሆኑ የቢዝነስ ኢሜሎችን እቀበላለሁ። ለምሳሌ ያህል ኦንላይን ወይም በኢንተርኔት በመጠቀም ከምንገበያያቸው የኢንተርኔት ገበያዎች መካከል የሚላኩልኝ በጣም በርካታ የሆኑ ኢሜል አድራሻዎች ይላኩልኛል። ደግሞ ለምሳሌ በጣም ብዙ ብዙ ከሆነ ከግለሰብ በርግጥ አልቀበልም። ኢሜል እና ከተለያየ ስፍራ ኢሜል ይላክልኛል። ስለዚህ ኢሜል ይላክልኛል እንጂ እስካሁን ድረስ ኢሜል መላክ አልጀመርኩትም ኢሜል መላክ አላዘወተርም ማለት ነው

የቪዲዮ ጥሪ ታደርጋለህ ወይ? አዎ አደርጋለሁ የማደርግበት ምክንያት ምንድነው አሁን እኔ ከቤተሰብ ትንሽ ርቄ ስላለሁት እና በዩኒቨርሲቲ ትምህርቴን በመከታተል ላይ ስለምገኝ አንዳንድ ጊዜ በበዓል ማግስታት ወይም ደግሞ በሰንበት የቪዲዮ ጥሪ ወይም ተንቀሳቃሽ ምስል ጥሪ ከቤተሰብ ጋር ከጓደኞቼ ጋር አደርጋለሁ ማለት ነው። ይሄም ደግሞ በድምጽ ብቻ ከሚሆነው የጥሪ አገልግሎት ትንሽ ለየት የሚያደርገው እንተያያለን ቀጥታ የሆነ መተያየት ስለሚኖር በጣም አስደሳች እና ጥሩ ጊዜ ለማሳለፍ እድል ይሰጣል ማለት ነው።

የትኛውን በዓል ትወዳለህ? ያው እንግዲህ በኢትዮጵያ ባህል ውስጥ። በጣም እጅግ በርካታ የሆኑ በጣም በጣም ብዙ በዓላት አሉ። እና አሁን አሁን እየተለቀቁ ያሉ አንዳንድ ሳይንሳዊ ምርምሮች እንዲመለከቱት ከሆነ። እንደው የኢትዮጵያ ድህነት ምክንያትም ተደርጎ ይጠቀሳሉ አንዳንድ ጊዜ በጣም እጅግ በርካታ ከመሆናቸው የተነሳ ማለት ነው። በዓላት። እና እኔ ግን በግሌ። ሁሉንም በዓል አላከብረውም ዋና ዋና የሆኑ ሃይማኖታዊ በዓሎችን አከብራቸዋለሁ። ገናና ገና ስቅለት ትንሳኤ እና ደግሞ አዲስ አመት አከብራለሁ ማለት ነው። ስለዚህ በዋነኝነት የማከብራቸው በዓላት እነዚህ ናቸው

ምን አይነት ሙዚቃ ትወዳለህ? ከሙዚቃዎች የሚመችኝ ሙዚቃ ምን አይነት ሙዚቃ ነው ሲባል ሬጌ ሬጌ ሙዚቃ በጣም በጣም እወዳለሁ። ከሬጌ ባለፈ ደግሞ ቅዝቅዝ ያውለው በጣም ልብ የሚነኩ ብዙም የማይፈጥኑ ሲሆኑ በጣም ተደማጭነት አላቸው። እኔ ጋር እና በጣም ብዙ መጀመሪያ በጣም ብዙ ሙዚቃዎች ይመቹኛል ሁሉም ሙዚቃ ይመቹኛል የሙዚቃ ሰው ነኝ ብዬ ስለማሰብ ማለት ነው። በዋነኝነት ግን እንደመርጥ ከተገደድኩት ረጌና ዋልዝ በጣም እወዳለሁ ማለት ነው

በስራ ላይ ምን ተግዳሮት አለ? ያው በስራ ላይ ብዙ አይነት ተግዳሮቶች ይከሰታሉ። ያው እንግዲህ አንድ ሰው ስራ ለመስራት በሚነሳበት ጊዜ የምቾት ክልሉን አቋርጦ ወይም ከምቾት ክልሉ ወጥቶ ስለሚሄድ። በጣም የተመቻቸ አይሆንም ብዙ ተግዳሮቶች ይኖራሉ። እና እኔም ደግሞ በዚህ ሰዓት በትምህርት ላይ ነው ያለሁት እና በትምህርት ላይ ባለንበት ጊዜ ደግሞ እንደ ተግዳሮት የሚቆጠሩት ይሄ መጨናነቅ እና የተለያዩ ሁኔታዎች አለመግባባቶች ሊፈጠሩ ይችላሉ። ስለዚህ ለኔ ተግዳሮቶቹ እነዛ ናቸው ብዬ አስባለሁ ማለት ነው

እህል መፍጨት ታውቃለህ ወይ? እህል መፍጨት በእርግጥ አላውቅም። አሁን በዚህ ሰዓት ያው ይሄ ዘመናዊነቱን መጥቷል እንደ ድሮ እንደ ዘጠናዎቹ ሰማንያዎቹ እህል በእጅ አይፈጭም። ማሽነሪዎች አሉ በማሽን ነው እህል እየተፈጨ ያለው ማለት ነው። ስለዚህ ይህም የማሽነሪዎች ወደ ሀገራችን መግባት ደግሞ በጣም በጣም ጊዜንም የሚቆጥብ ጉልበትንም የሚቆጥብ የእህል ጥራትንም በጣም በጣም የሚጨምር ሆኖ ስለተገኘ አሁን በጣም ሁሉም ሰው እህል እየፈጨ ያለው በማሽነሪዎች ነው ማለት ነው። ስለዚህ እኔ በግሌ እህል መፍጨት አላውቅም እህል አልፈጭም

ኮከቦችን መመልከት ትወዳለህ? አዎ እወዳለሁ። ከዚህ በፊት በነበሩኝ የድምጽ ቅጂዎች ለመናገር ሞክሬያለሁ። በጣም ተፈጥሮ አድናቂ ነኝ። ተፈጥሮ ማድነቅ አንድ ሰው በህይወቱ ከሚያልፍባቸው የተለያየ የተለያዩ አይነት ጭንቀቶች። መፈወሻ ወይም ማምለጫ መንገድ ሊሆን ይችላል ብዬ ስለማስብ። ተፈጥሮን ማድነቅ ተፈጥሮን ፀሀይ ስትወጣ ፀሀይ ስትጠልቅ እያዩ መደሰት ይቻላል። ስለዚህ እኔ ደግሞ ይህንንም አደርጋለሁ። ኮከቦችንም ለሊት እየወጣሁ እመለከታለሁ ማለት ነው። ይህንንም ተፈጥሮን እንደማድነቅ አድርጌ እቆጥረዋለሁ

ስለ ቤተሰብህ ንገረኝ በጣም ጥሩ ጥያቄ? እና ስለቤተሰቤ ላውራ ብል በጣም ብዙ የማወራው ሀሳቦች አሉ የቤተሰቤ ሶስተኛ ልጅ ነኝ። ውስጥ አራት ነን የተወለድነው አንድ እህት አለችን በጣም የምወዳትና የምንከባከባት ታናሽ እህት አለችኝ። ሁለት ታላቅ ወንድሞች አሉኝ ስለዚህ እቤታችን ውስጥ አራት ነን ማለት ነው። እና አባቴና እናቴ እስካሁን ድረስ እግዚአብሔር ይመስገን በህይወት አሉ። ስለዚህ ይህንን ይመስላል የቤተሰቤ ሁኔታ ማለት ነው

ልዩ ችሎታ ምንድነው? በጣም አሪፍ ጥያቄ ያው እንግዲህ ሁሉም ሰው ሲፈጠር የሆነ ልዩ የሆነ ችሎታ አለው። ሁሉም ሰው ተመሳሳይ የሆነ ችሎታ፣ ተመሳሳይ የሆነ ክህሎት፣ ተመሳሳይ የሆነ ባህሪ ይዞ አይወለድም አይፈጠርም። የእግዚአብሔር አምላክ ሰውን ሲፈጠር የራሱ የሆነ ባህሪ፣ የራሱ የሆነ ገጽታ እያንዳንዱ አንዱ ክሊላ የሚለያይበትን ነገር ውስጡ አስቀምጦ ነው የፈጠረው። ስለዚህ እኔም ውስጥ ያለው ልዩ ችሎታ ምንድነው ብዬ ነው የማስበው ካለቱኝ ለምሳሌ ሙዚቃ በጣም እወዳለሁ የሙዚቃ ሰው ነኝ ብዬ አስባለሁ እና እስካሁን ድረስ ሙዚቃ በታዋቂነት ባልጀመረም ግን ወደፊት የምጀምር ሀሳብ አለኝ ከዛ ባለፈ ደግሞ ሌላም እስካሁን ድረስ ራሴን ኤክስፕሎር ያደረኩ እገኛለሁ ማለት ነው ስለዚህ ይሄ ነው እስካሁን ድረስ ያለው።

አወንታዊ አስተያየት ተቀብሎ ታውቃለህ ወይም አወንታዊ የሆነ አስተያየት ተቀብለህ ታውቃለህ ከሆነ ሊባል የተፈለገው? አዎ አውቃለሁ እና በጣም በዚህ ሰዓት የሰውን ጭንቅላት ላይ ተጽዕኖ ያሳደሩ ካሉ አስተያየቶች ወይም አመለካከቶች መካከል አዎንታዊ እና አሉታዊ የሆኑ ተብሎ ይከፈላሉ ማለት ነው። ስለዚህ አዎንታዊ የሆኑት ጥሩ የሆነ ተጽዕኖ በአንድ ውስጥ ጭንቅላት ሲፈጥሩ አሉታዊ የሆኑት ደግሞ ጥሩ ያልሆነ ሀሳብ ይፈጥራሉ ማለት ነው

የህዝብ መመላለሻ የህዝብ ማመላለሻ ትጠቀማለህ ወይ? አዎ እጠቀማለሁ ምክንያቱም ለምንድነው ብትሉኝ የህዝብ ማመላለሻ። እንደ የግለሰብ እንደሆኑ እቃዎች ወይም ማመላለሻዎች እንደ መኪና የቤት መኪናዎች በጣም ብዙ የሆነ ኤክስፔንሲቭ የሆነ ውድ የሆነ ገንዘብ አይጠይቁም። ስለዚህ በጣም በዋጋቸውም የወረደና ቅናሽ ስለሆኑ። ሁሉም ሰው በሚባል ደረጃ የህዝብ ማመላለሻዎችን ይጠቀማል። ስለዚህ እኔም የህዝብ ማመላለሻ አዎ እጠቀማለሁ የህዝብ ማመላለሻ ተጠቀሚ ነኝ

ጥራት ያለው ስራ ማቅረብ ትችላለህ? አዎ እችላለሁ። እንደ ስራው ይወሰናል ስራው በጣም ሰፊ ጊዜ፣ ሰፊ ጉልበት፣ ሰፊ የሆነ ገንዘብ የሚጠይቅ ከሆነ ያ በእርግጥ ትንሽ ሊያስቸግረኝ ይችላል ነገር ግን ብዙ አሁን ባለን አቅም የሚሰራ፣ አሁን ባለን ገንዘብ የሚሰራ፣ አሁን ባለን ጊዜ የሚሰራ አይነት ስራ ለምሳሌ እንደዚህ አይነት ስራ ማለት ነው ከሆነ አዎ ጥራት ባለው መልኩ እሰራለሁ እና እስካሁን ድረስ የቀዳኋቸውን የድምጽ ቅንጆቼንም እንዳያችኋቸው ነው ጥራት ያላቸው ናቸው ብዬ አስባለሁ።

የሙዚቃ መሳሪያ መጫወት ትችላለህ? አዎ እችላለሁ ምንድነው የምችለው? ጊታር ትንሽ ትንሽ እሞክራለሁ ከጊታር ባለፈ ደግሞ ኪቦርድ ድራም ጥሩ በሚባል ደረጃ እሰራለሁ። ከዚህ በፊትም በነበሩኝ የድምጽ ቅጂዎች መካከል በጣም በሚገባ ጥርት አድርጌ ለመናገር ሞክሬያለሁ እና ሙዚቃ በጣም ይነካኛል የሙዚቃ ሰው ነኝ ብዬ አስባለሁ። እና እስካሁን ድረስ ወደ ሙዚቃ በጣም ሙሉ ጊዜን ባላዘነብልም ወደፊት ግን የሙዚቃ ሰው የመሆን እቅድና አላማ አለኝ

በሰአት የምትደርስ ሰው ነህ? አዎ በሰአት እደርሳለሁ። እና ጊዜ በፊት በነበረኝ የመሪነት ጊዜ በቤተክርስቲያን ውስጥ መሪ ሆኜ በማገለግልበት ጊዜ ምና መሪ ለነበርኩበት ቡድን በጣም በጣም ከሚባለው በላይ ሰዓት አክባሪ ከመሆኔ የተነሳ ከሃያና ከሰላሳ ደቂቃዎች ቀድሜ በመገኘት ቦታዎችን በማመቻቸት አገለግል ነበር። እና አሁን አሁን ትንሽ ከመሪነት አካባቢው ራቀ ስል ለሰአት ያለኝ እሳቤ አቋሜ ትንሽ እንደወረደብኝ አስባለሁ። ግን በአጠቃላይ በሚባል ደረጃ ሰዓት አክባሪ ነኝ አሁን

በመስመር ላይ ቪዲዮ ትመለከታለህ? በመስመር ላይ ቪዲዮ መመልከት ማለት መጀመሪያ ቀጥታ የሆነ የአለማችን ክፍል ላይ እየተከናወነ ያለ ሂደት በቀጥታ በዛው በራሱ ሰዓት ያለምንም የደቂቃና የሰከንድ ሽርፍራፊ። በተንቀሳቃሽ ምስል መልኩ በሌላኛው የአለማችን ክፍል እንዲታይ ማድረግ ሲሆን። እኔ በጣም ጊዜ ስለሚወስዱና ሳይቀነባበሩ እንደነበረ ይሄ ጥሬ ቪዲዮ ስለሚላክ ቁጭ ብዬ የመመልከት ትዕግስቱ የለኝም። እኔ የምመለከተው ከተቀረጸ ከቆይታዎች በኋላ ከተቀነባበረ በኋላ ነው ማለት ነው።

መዋቢያ ትጠቀማለህ ወይ? መዋቢያ አዎ እጠቀማለሁ። በብዛት የምጠቀማቸው መዋቢያዎች ምንድን ናቸው? ብትሉኝ የፀጉር መዋቢያዎችን አዘወትራለሁ እንደ ሻምፑ ኮንዲሽነሮችን በብዛት እጠቀማለሁ። ይህም ደግሞ ፀጉሬን እንዲያድግና እንዲፋፋ ካለኝ ሳቤ የተነሳ ነው ማለት ነው። ስለዚህ አዎ የፀጉር መዋቢያዎችን እጠቀማለሁ። አሁን አሁን ግን ይሄ ቆዳ ጥንቃቄ ማድረግያ መዋቢያዎችንም ለመጠቀም ያሰብኩት ነው ማለት ነው። ስለዚህ እስካሁን ድረስ ባልኝ ልምድ ምጠቀማቸው መዋቢያዎች ምንድን ናቸው የፀጉር ናቸው ማለት ነው።

ስንት? ቋንቋ ትችላለህ በጣም ጥሩ ጥያቄ እስካሁን ድረስ ሶስቱ ቋንቋ እናገራለሁ ሁለቱም በትክክል እናገራለሁ አንደኛው ያው እንግሊዘኛ እሞክራለሁ ማለት ነው። እና የአማርኛ ቋንቋ የምዝመሪያው በትክክል የምናገረው ሲሆን ሁለተኛው ደግሞ የእናቴ ቋንቋ ወይም ገሞኛ ይባላል ማለት ነው። እና ይህንንም ቋንቋ እሞክራለሁ እንግሊዘኛም አሁን በመሞከር ላይ ነው ያለሁት። እና ደግሞ ከሆነ ጊዜ በኋላ ሶስቱንም ቋንቋዎች በትክክል ከመቻል ባለፈ ሌላም አራት አምስተኛ ቋንቋ የመጨመር ሀሳብ አለኝ። በጊዜ ሂደት የምናየው ይሆናል

ምን የቤት እቃዎች ትጠቀማለህ በጣም ጥሩ ጥያቄ? ያው እንግዲህ እንደ አንድ ወንድ ወጣት። አዘውትር የምጠቀማቸው የቤተ እቃዎች መካከል እንደ ልብስ ማጠቢያ። ጆክ እና ኩባያ የመሳሰሉት ትንንሽዬ እቃዎች ናቸው ማለት ነው። እና ድስትና ምጣድ ምናምን አልጠቀምም እዚያ አካባቢ የምደርስበት ምክንያትም አይኖረኝም። ለጊዜው ነገር ግን በብዛት የምጠቀማቸው እቃዎች ምንድን ናቸው? እንደነገርኳችሁ ልብስ ማጠቢያ ምግብ የሚበላበት ምግብ ሲቀርብልኝ ማለት ነው። ያው እንግዲህ ከተመገብኩበት ተጠቀምኩት ተብሎ ከተሰበ ማለት ነው። እነዚያ ናቸው

በቀን ምን ያህል ውሃ ትጠቀማለህ? በቀን ብዙም ውሃ አልጠቀምም በቀን ልብስ ማጥብ ምናምን ከሆነ ደግሞ ሻወር ምገባ ከሆነ ምናምን ነው ብዙ ውሃ የምጠቀመው ነገር ግን ያን የማላደርግ ከሆነ በጣም ብዙ የሚባል ውሃ አልጠቀምም በጣም ብዙ ውሃ የሚጠቀም አይነት ሰው አይደለውትም። ስለዚህ በጣም ውሃ እንድጠቀም ሚያደርገኝም ብዙ ውሃም የሚወስድብኝ ልብስ ማጥበብ ሻወር መግባት ምናምን ነው ማለት ነው። ስለዚህ ከዛ ባለፈ ሌላ ብዙ እንድትጠቀም የሚያደርገኝ ነገር የለም በዚህ ሰዓት

ብስክሌት ትጋልባለህ? ብስክሌት መጋለብ አይባልም ብስክሌት አይጋለብም። ይነዳል ነው የሚባለው ብስክሌት መንዳት ትችላለህ? ነው የሚባለው። ብስክሌት አዎ እችላለሁው በጣም በጣም ሙያተኛ የሚባል የብስክሌት ነጂ አይደለሁትም። ነገር ግን አለ አይደል ይሄ ለጥ ባለ አስፓልት ላይ መኪና የማይዘዋወርበት ብዙ እግረኛ በሌለበት ቦታ ላይ አዎ አሪፍ አድርጌ አነዳለው ወይም እጋልባለው ማለት ነው በቃላችሁ መሰረት አዎ እጋልባለው አነዳለው።

ከአለቃህ ጋር ግንኙነት እንዴት ነው? ከአለቃ ጋር ከአለቃህ ጋር ግንኙነትህ እንዴት ነው? አለቃ የለኝም። የሚያስተዳድረኝ ሰው በዚህን ሰዓት የለም። ተማሪዎች ነን በአንድ ግቢ የምንኖረው። ሰራተኛ አይደለሁትም ስለዚህ አለቃ ጋር የሚያገናኘኝ ወይም አንድ የሆነ ቦስ የለኝም ማለት ነው። ስለዚህ ሁላችንም ተማሪዎች ነን እርስ በእርሳችን የሆነ ትልቅ ህንፃ ውስጥ ነው የምንኖረው። የሚያስተዳድረን ሰው አንድ ሰው የለም። ብዙ ሰዎች ናቸው ያሉት። ከእነሱም ጋር ያለን ግንኙነት በጣም ሰላማዊ ነው ማለ

የምትወደው ከተማ የት ነው? መጀመሪያ ይህንን ቋንቋ ስመርጥ ኢትዮጵያዊ እንደሆንኩት ከኢትዮጵያ እንደመጣው ማለት ኢትዮጵያ ላይ እንዳለሁት በደንብ አድርጌ ለማስረዳት ለመናገር ሞክሬያለሁ። ኢትዮጵያ ላይ ነው ያለሁት። ስለዚህ የመጣሁበትን ቦታ ነው በጣም የምወደው ማለት ነው። የተነሳሁበትን አርባ ምንጭን በጣም እወዳታለሁ። ከዚያ ባለፈ የአብዛኛው ኢትዮጵያ ደም ኢትዮጵያዊ ወጣት ተማሪ። ህልም የህልም ከተማ የሆነች ከተማ አለች። አዲስ አበባ እሷንም እወዳታለሁ ማለት ነው

የወተት ተዋእጾ ትወዳለሁ ወይ አዎ እወዳለሁ የምወድበት ምክንያት ምንድነው? ተብዬ ብትጠየቅ መልሴ ምንድንም የሚሆነው። ወተት በተፈጥሮ ከሚገኙ ለሰው ልጅ ጠቃሚ ሆይ ናቸው ተብሎ ከሚታሰበው የተፈጥሮ ውጤቶች ማዕከል ይመደባል። ለምሳሌ ያህል ለአጥንቶቻችን ጥንካሬ ለጥርሳችን ጥንካሬ ለተለያዩ ለጤናዎቻችን ጠቃሚ ጠቃሚ የሆኑ ንጥር ነገሮች ስላሉበት ነው ማለት ነው

የጨረቃ ብርሃን ትወዳለህ? የጨረቃ ብርሃን ያው እንደምናውቀው ጨረቃ የራሷ የሆነ ብርሃን የላትም፤ እንግዲህ የፀሀይን ብርሃን ነው የምታንጸባርቅልን ሌሊት ላይ ማለት ነው፤ እና በዚህም በአጠቃላይ በጣም ሰፊ የሆነ የአንድን ሀገር ወይም የአንድን አህጉር በጣም በብርሃን የማልበስ አቅሙ አላት፤ እና የጨረቃ ብርሃንን በጣም እወዳለሁ፣ ከዚ በፊት በነበሩኝ የድምጽ ቅጆች ለመናገር ሞክሬያለሁ፤ ስለዚህ በሚገባ ማለት ነው ስለዚህ የጨረቃ ብርሃን አወዳለሁ።

ስለ በልጅነቴ መኖሪያ ቤትህ ንገረኝ። በልጅነቴ የነበረኝ መኖሪያ ቤት ምን አይነት ነው? ቅልል ብሎ ከእንጨትና ከጭቃ ወይም ከአፈር የተሰራ አይነት መኖሪያ ቤት ሲሆን በዛ አይነት ቤት ውስጥ ነው የልጅነት ጊዜዬን በአጠቃላይ ያሳለፍኩት ማለት እችላለሁ። እና በእንደዚህ አይነት ሁኔታ ውስጥ ነው ያደግኩት ማለት ነው። ስለዚህ የልጅነት ቤቴ እንደዚህ አይነት ቤት ነው። እና እግዚአብሔር ከረዳኝ እና ገንዘብ ካገኘሁት ደግሞ ለቤተሰቤ ጥሩ ቤት እሰራለሁ ብዬ አስባለሁ። ስለዚህ ልጅነት ቤቴ ከእንጨትና ከጭቃ የተሰራ ነው።

ከደንበኞች ጋር ትገናኛለህ? ደንበኛ የለኝም ደንበኛ ሊኖረኝ የሚችለው ወይም ደንበኛ አለው ተብሎ የሚታሰበው ሰው በንግድ ስራ ላይ የሚሰራ ወይ የሆነ ሱቅ ከፍቶ የተለያዩ ሽያጭ አገልግሎቶችን የሚሰጥ ሰው ነው ደንበኛዎች አሉት ተብሎ የሚታሰበው ማለት ነው። ስለዚህ እኔ ተማሪ ነኝ። ጓደኛዬ ደንበኛዬ ሊሆን አይችልም ስለዚህ ደንበኛ የለኝም። ከደንበኛ ጋር መገናኘት አይችልም እኔ ለአንድ ሰው ደንበኛ መሆን እንጂ አንድን ሰው ደንበኛ ማድረግ አልችልም ማለት ነው

ቤትህን ምን ያህል ግዜ ታጸዳለህ? እስካሁን በሳምንት አንድ ጊዜ ነው የማጸዳው። ምክንያቱም በጣም የሚዝረከረክ ህፃናት ያሉበት አይነት ቤት አይደለም። እንደዛ ስለሆነ የመቆሸሽ እድሉ በጣም ጠባብ ነው። እና አይዘረከረክም ቤቴ ስለማይዘረከረክና በአግባቡ ስለምጠቀመው የማጠብ እድሌም የዛን ያህል ጠባብ ነው ማለት ነው። የማጽዳት እድሌ የመጥረግ እድሌ የዛን ያህል ጠባብ ነው የሚሆነው። ስለዚህ በሳምንት አንድ ጊዜ ነው የማጸዳው። በወር እስከ ሶስት እስከ አራት ጊዜ ላጸዳም ለላጸዳምም እችላለሁ ማለት ነው

የድሮ ፎቶዎች ትይዛለህ? በርግጥ በጣም በጣም የድሮ የሚባል ፎቶ ብዙም የለኝም ነገር ግን ስልኬን ከገዛሁበት ከሶስት አመት ጊዜ አንስቶ የነበሩኝ ፎቶዎች በአጠቃላይ ስልኬ ላይ አሉ እና ሁሉም ማለት በሚቻል ደረጃ ስልኬ ላይ አሉ ማለት ነው። እና ያም ድሮ ከተባለ ነገር ግን በጣም በጣም ድሮ ልጅ እያለሁ የዛሬ ምናምን አስር አስራ አምስት ምናምን አመት የነበረኝ አንዳንድ ፎቶዎች አልፎ አልፎ አሉ ከሌላ ሰው ጋር ያገኘኋቸው ማለት ነው። እና እነዛም አሉኝ ነገር ግን በጣም ብዙ የሚባል አይደለም

የምትወደው መጠጥ ምንድነው? እ ከመጠጥ ውስጥ መጠጦች ውስጥ በሁለት ይከፈላሉ ለስላሳ መጠጥ እና ጠንካራ መጠጥ ተብሎ ማለት ነው እና ለስላሳ መጠጥ ከሚባሉት ውስጥ እንደ ሚሪንዳ ኮካ እና እንደ ፔፕሲ ቅልል ቅልል ያሉ የማያሰክሩ አልኮሊክ ያልሆኑ መጠጦች ናቸው ማለት ነው። ነገር ግን ከባድ መጠጥ ከሚባሉት ውስጥ አልኮሊክ የሆኑ የማስከር አቅም ያላቸው የሰውን ቀልብ የመስረቅ አቅም ያላቸው መጠጦች ናቸው ማለት ነው። እኔ ግን እነሱ አይመንቹኝም ቀላል ቀላል መጠጦች ይመቹኛል እንደ ለሰላሳ ሚሪንዳ ያሉት ይመቹኛል

ሻማ ማብራት ትወዳለህ? ሻማ በተለያየ ጊዜ ሰው በተለያየ ምክንያት ሊያበራ ይችላል ለምሳሌ በልደት ጊዜ ሻማ ይበራል። በሀዘን ጊዜም ሻማ ይበራል ስለዚህ ሰው በተለያየ ጊዜ በተለያየ ሁኔታ ለተለያየ ምክንያት ሻማ ያበራል። እና እኔ ለልደት አንድ ጊዜ ነው በህይወቴ እስካሁን ድረስ ሻማ ያበራሁት። የእግዚአብሔር ፍቃድ ከሆነና በህይወት ካለው ውስጥ ደግሞ ወደፊት ብዙ ጊዜ ልደት ሻማዎችን የማብራት ሀሳብ ይኖረኛል። ስለዚህ እግዚአብሔር በራሱ ጊዜ ሁሉንም ነገር ያደርገዋል